ቅርጫት አለህ? አዎ ቅርጫት አለኝ እንዲሁም በተለያዩ መጠኖች ያሉኝ። የትልልቆች አሉ ትንንሾች አሉ የምትጠቀምባቸው ያው ለከብቶች መብለያ ምናምን። እንዲሁ ለተለያዩ ነገሮች ማስቀመጫ ለእህል ማስቀመጫ ለተለያዩ ነገሮች ማስቀመጫ አለ ቆሻሻ ማስቀመጫ ሊሆን ይችላል ተለያዩ ቆርጫታሎች አሉ። እና ቆርጫቶች የተለያዩ መጠን አላቸው ያው መስራት አልችልም። ያው ግን የተሰራውን እየተገዛው እየገዛው ምናምን እጠቀምበታለሁ። ከስም አልፎ ደግሞ ለገበያዎች ምናምን አሉ ገበያ ለመግዣ በትንሽዬ በዘንቢል መልክ ማለት ነው። የሆነ ለገበያ ሙያ አሪፍ ናቸው ብዙ ነገር ይይዛሉ። ከዚያም አልፎ ደግሞ ለተለያዩ ፍራፍሬዎች ማያዣ የሚሆን አለኝ። በአብዛኛው የምንጠቀምበት ግን በገጠሯማ ክፍል ነው የምንጠቀመው። ለከብቶች ማብሊያ በትልልቅ ሳይዞ ሆኖ በትልልቅ መጠን ሆኖ ለከብቶች ማብሊያ ምናምን እሱ አሪፍ ነው ይመከራልኝ። እና እንደ አጠቃላይ ወደ ሶስት አራት አይነት ቅርጫቶች አሉኝ በተለያየ መጠን በተለያዩ ነገሮች ይጠቀምባቸዋል በጣም ጠቃሚ ናቸው እንዲሁም። ብርታታቸውም በዚህ ምን ማለት ጥንካሬያቸውም በዚያዊ ልክ ነው ወፍራም ናቸው ትልልቅ ናቸው። ይገዛሉ ቢያንስ ሶስት አመት አራት አመት እስከ አምስት አመትም ያገለገላሉ እና ጠንካራ ናቸው። በጣም ከምንም በላይ በተለይ ለገጠሮች በጣም አስፈላጊ ነው ከምንም በላይ ማለት ነው። ያው እኔም እጠቀማለሁ በዚሁ። አንዳንድ ሰብሎችንም ማስቀመጫም ይሆናል በዚሁ ልክ ለከብቶች ማብሊያም በተለይ በጣም አሪፍ ነው የሚሆነው እና የተለያዩ የነገሮች ይሆናልኝ

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? ይሄ እንኳን ልምዱ የለኝም። ያው ዝም ብዬ እንዲሁ ነው የምሄደው የሚያስፈልገኝን ነገር እገዛለሁ። ያው እንግዲህ ዝርዝሬ መጽሐፍ ልምድ የለኝም አብዛኛው አሁን አሁን ነው ዝም ብዬ እንዲሁ ሲያጋጥመኝ ነው የምገዛው የሚያስፈልጉኝ እገዛለሁ። አብዛኞቻችን አሁን አብዛኛውን ጊዜ አሁን ስቆች በየአብዛኛው በየድጃው ማለት ይቻላል አሁን ሊያንዱ ጠይ። እና ስንፈልግ ምናምን ያው አዚያ ሮጥ ብለን ስለምንገዛቸው ዝርዝር የመጻፍ ልምድ የለንም። ሩቅ ቦታ ምናምን የሆነ ሳብ ያለ የሆነ ሮቅ ቦታዎች ምናምን ቢሆኑ። ከሰፈር ራቅ የሆነ ይጻፍ ነበር ይሄ ግን አብዛኞቻችን ያው እንደ አጠቃላይ ልምዱ የለኝም። ግን የምፈልገውን ነገር አሁን በቃ በዚሁ ከበር ጋር ማለት ይቻላል አለኝ ከዚህ ጋር ስላሉ ያኔ መጽሐፍ ልምድ የለም ሲያስፈልግ በቃ ያው ማምጣት ነው የሚያስፈልገውኝ። ጽፎ ምናምን የማንጣት ነገር የለም ወደ ሌላ ቦታ ስኬድ ምናምን ግን። ከዚህ ከአካባቢ ያሉ ነገሮች በቃ በጣም በውድ ነገሮች የሚመጡ ምናምን ነገሮች ከጸጋ የሚገኙ ሰው እነሱ ግዴታ መጻፍ አለባቸው። የሚያስፈልጉ ነገሮች ዋጋቸውን ውድ ነው ዋጋቸውን ዝርዝር ተጽፎ አእምሮ እንዳይረሱ ሌላ ቦታ ይመጣሉ እነሱን በደንብ አስታውሶ ምናምን ያስፈልጋል እሱን አለኝ እሱን አደርጋለሁ። ግን በአጠቃላይ ዝም ብሎ በትንሽ ነገሮች እንደዚህ በቃ በጣም ቀን በቀን ወይም ቀን በቀን የሚያስፈልጉ ነገሮች በቃ የዕለታዊ ነገር የሚያስፈልጉ ነገሮች እነሱ ያን ያህል የመጽሐፍ ልምዱ የለኝም። ዝም ብዬ የሚያስፈልገኝ እጄ ጽፌ ነው የምመጣው። ዝርዝር ምናምን የተለያዩ ነገሮችን መጽሐፍ ልምድ የለኝም። ያው እንግዲህ ከቻልኩ ከዚህ በኋላ ለማድረግ እሞክራለሁ። እሱ ይኖር አሪፍ ይኖር ግዛሬ የሚረሳ ነገር ይኖራል አይኖርም። ግን እንደዚህ አሁን ቅድም እንዳልኩት ተለያዩ ውድ ነገሮች ከሌላ ቦታ መርሶ እነሱን ጽፎ አስታውሶ መግዛት ሁሉ ነገሮችን አስታውሰው ጽፎ ገዝቶ መምጣት እሱ ያስፈልጋል። ምክንያቱም አንድ እቃ ቢረሳ ሌላ ነገር ደግሞ ድጋሚ መውጣት ነው የሚያስፈልገው እና። እና አሁን ግን እንደ አጠቃላይ በሰፈር ባሉ ነገሮች አጠቃላይ ከተማ ውስጥ ያሉ ነገሮችንም ያው በሰፈር አብዛኛው ስላሉ ያኔ ያለ መጽሐፍ ልምድ ከእኔ ጋር ብዙም የለኝም። ይኸው ለቀጣዩ ግን ባሻሽለው ይጠቅመኛል። ያው የሚያስፈልጉ ነገሮችን ሳምንታዊ ይሆንም የተለያየ ወርሃዊ ነው አስቤዛዎች ነገሮች አሉ እነሱ ጻፍ ጻፍ አድርጎ ከእሱ ጋር የሚነሱ ነገሮችን ጽፎ ልብሱ ነገሮችን ሆኖ የተለያዩ ነገሮችን የሚገዛዙ ነገሮችን ጽፎ ገዝቶ በአንድ ላይ የሚመጡት እኛ አሪፍ ነው ጊዜ ይቆጥባሉ። ወጪውን ይቆጥባሉ። እና እንደ አጠቃላይ ይሄ ነው ያለው ብዙ ነገሮችን ከሰፈር ስለምናገኝ ያኔ ልምዱም የለውም አብዛኛው ሰው ልምዱም የለውም። ይወጣል በቃ የሚያስፈልገውን ነገር ከዚሁ ከዚያው በሩ ስለሚገዛ ከሰፈር ውስጥ ስለሚገባ ስለሚገዛ ያን ያህል ልምድ አብዛኛው ሰው የለውም እኔም እንደ አጠቃላይ እንግዲህ ከዚህ ሁሉ ሰው እኔም አንዱ ነኝ እና ልምድ የለኝም። የምፈልግ በምፈልግበት ሰዓትም ይህ መግዛት ነው ወይም ልጆችን መላክ ነው እንደዚህ አይነት ነገር ስለሆነ ነው። እና ግን ልምዱ ቢኖር ግን አሪፍ ነው ተመካሪ ነው እንዲሁ በደንብ ይመከራል ብዬ አስባለሁ እንደኔ ሀሳብ ማለት ነው። እና ለቀጣይ የምናሻሽለው ነገር ይሆናል ብየ ተስፋ አደርጋለሁ። እና ዝርዝር እንደ አጠቃላይ እኔ የመጽሐፍ ልምድ የለኝም ተሞክረው የለኝም

የምትወደው መተግበሪያ ምንድነው እንግዲህ መተግበሪያዎች እንግዲህ በዚ ሰዓት እንግዲህ በሃያ አንደኛው ክፍለ ዘመን እንግዲህ መተግበሪያዎች በቃ እያንዳንዱ መተግበርያ የራሱ ተግባር አለው የራሱ ስራ የሚያቀልበት መንገድ አለው የሰዎችን ድካም ሰአታቸዉን ጉልበታቸዉን ወጪያቸዉን የሚቆጥብ ነው በቃ በባሀላዊ የሚሰሩ መንገዶችን ነገሮችን በአንድ በወረቀት ወይም በእጅ የሚሰሩ ስራዎችን ወደ ቀለል ወደ አሉ ማሽኖች ቀይሮ የሚሰራልን ነው በዘመን መሳሪያዎች የሚሰራልን ነው እና አጠቃላይ የምወደው መተግበሪያ እኔ እንግዲህ በጣም ብዙ አሉ ግን በጣም የምወደው ደግሞ ቴሌግራም መተግበሪያዎች ዩቲዩብ በተለይ ዩቲዩብ ዩቲዩብ እንግዲህ ለሁሉም ነገር መፍትሄ ነው በቃ ሰው ላቸገረው ሁሉ መፍትሄ አለው በቃ በጤናውም ቢባል በትምህርቱም ቢባል በተለይ በመማር በማስተማሩ በኩል አሁን ላይ በቃ ምንም የትም በቃ መሄድ ክፍያ ማውጣት አያስፈልግም በነፃ በቃ እማራለሁ ዩቲዩብ ላይ በቃ የፈለገውን ነገር ሰው የሚፈልገውን ነገር መስራት የሚፈልገውን ነገር መማር የሚፈልገውን ነገር የቸገረውን ነገር ይሄ ችግር አለብኝ ብሎ የሚያስበውን ነገር ዩቲዩብ በቃ የሚፈልገዉን ነገር ተረድቶ ወደሚፈልገው ነገር ማስኬድ ነው እና እኔ እንደ አጠቃላይ የምፈልገው ዩቲዩብንም በጣም ብዙ ነገር አስተምሮኛል በጣም ብዙ ነገር የቸገረኝ ሁል መፍትሄ ማግኘት ከእሱ ጋር ነው በተለይ አሁን ዩቲዩቦች በዝተዋለኝ በቃ የተለያዩ ነገር ሰው የሚያውቀውን በጠቅላላ ያስረዳልኝ የቸገረውን አያሌ ፈልጎ ያገኛል ቴሌግራሞችም ደግሞ እንዲሁ የተለያዩ ነገሮችን ለመውሰድ ትምህርቶችን ለመውሰድ ኮርሶችን ተለያዩ ስኬጁሎችን ለማዘጋጀት ፕሮግራሞችን ለማመቸት ምናምን እሱ ስለሚጠቅሙት እሱን በጣም ጠቃሚ ነው ከሱ ጋር ጥሩ ደግሞ ሌሎች አሉ ኢሞዎች አሉ ዋትሳፖች አሉ ለመደወያ እንዲሁ ከውጭ ሀገር አሉ ሰዎች ጋር በተለይ በገንዘብ ብዙ ካርድ ምናምን የሚፈጁ ነገሮችን እነሱን በትንሽ ገንዘብ ቆጥቦ ምናምን የተለያየሁት ወንድሞችን ቤተሰብን ዘመድን አዝማድን ያው በጣም ያገናኛሉ እነሱም እነሱም አሉ ደስ ይላሉ ያው እንግዲ በብር ቢባላል ትንሽ ከበድ ይላል ቀጥታ ለመደወል ግን በቃ በአንድ ብር በሁለት ብር በትንሽ ብር የተለያዩ ነገሮችን ናፍቆትንም ወሬን ሁሉን ተግባራትን ሁሉ ማከናወን በጣም አሪፍ ናቸው እነሱም በጣም ደስ የሚሉ መተግበሪያዎች ናቸው ሌሎችም አሉ ከንግድ ጋር የሚሰሩ መተግበሪያዎች አሉ እንደ ንግድ ጋር ተያይዞ ትሬዲንጎች ጋር ተያይዙዞ ምናምን አሉ በተለያየ መልኩ አለ እንግዲህ ሰው በሚያስፈልግ ሁኔታ አሁን በተለያዩ መተግበሪያዎች እየተሰሩ ነው እንደ አጠቃላይ እኔ የምወደው ግን ዩቲዩብ ነው በቃ ከዩቲዩብ ላይ ሁሉም ነገር ስላለ በቃ የሚቸገረኝ ነገር ዩቲዩብ አያለው የምፈልገውን ስራ ማስኬድ እችላለሁ አስኬዳለው ስራዬን ለማሻሻል ይጠቅመኛል አንዱ የሰራውን እየተከተልኩ የሱን ስህተት እሱ የተሳሳታቸውን እያረምኩ ምናምን ተሞክሮ እየወሰድን እሱ የተሰሳታውን ላለመድገም እሱ አሪፍ የሚሰራቸውን ደግሞ እኛ እየተከተልን ልክ እንደ ሞዴል ብንለው እንደሱ ይሻላል እና ዩቲዩብ ለኔ ከምንም በላይ በጣም ጠቃሚ ነው የተለያዩ መስመር ትምህርቶች የምማርበት ነው እና በተጨማሪ ደግሞ ቴሌግራም እሱም አሪፍ ነው ሌሎቹም እንዳሉ ሆኖ ዩቲዩብ ግን ከበጣም የምወደው እና የምወደው ነው በቃ ሁሉ ነገር መፍትሄ አለ ከእሱ ጋር ነው ብዬ አስባለሁ?

ስራ አድካሚ ነው። አዎ እንግዲህ መቼም ሳያደክም ዘው ሁሉ ነገር አይገኝም ያው እንጀራ እንግዲህ ተደክሞ ነው የሚገኘው እና ያን ያሀል ሙሉ አድካሚ አይባልም ከፊል አድካሚ ከፊል ደግሞ የማያደክም ስራ ስለሚሰራ የሚያደክም ስራ አለ። የማያደክመው ያው እንግዲህ በተለያዩ ዲጂታል አለሞች የምንሰራቸው ስራዎች አሉ እነሱ እነሱ ቀለል ናቸው ይሄው ጊዜ ይወስዳሉ ግን ቢሆንም የአእምሮ ስራ የሚጠይቁ ናቸው። ቀስ ብሎ አገናዘቦ ምናምን የሚሰራ ነው እሱ ጋር ይኸው የልምድ ልምድ የስፈልጋል አንድ ሙያ ያስፈልጋል ያቺን ሙያ እያዳበሩ ምን እያሉ በደንብ አሪፍ አርጎ መስራት ለደንበኞች ለተጠቃሚዎች ለቸገራቸው ማድረስ ነው። ሌላ በኩል ደግሞ ያው በአካላዊ ስራ የሚሰሩ አሉ ያው ከእጅ ጋር በንክኪ የሚሰሩ ስራዎች አሉ። አካላዊ በቃ እነሱ አሉ እነሱ ደግሞ እንግዲህ አድካሚ ሊሆን ይችላሉ ያው ጉልበት ይጠይቃሉ ሙቀት አለ ፀሀይ አለ ብርድ አለ ውርጫ አለ ቁራ አለ። የተለያዩ ነገሮች ንፋሳቶች አሉ እነሱ እነሱ ስላሉ ትንሽ ያደክማሉ። እነሱ እነሱን ግን ተቋቁሞ መስራት ግዴታ የላለኝ እና የተለያዩ ስራዎች አሉ ሁለት አይነት ስለሚሆን ማለት ነው። እነዚህ በቃ ዲጂታል አለም የሚሰሩትኝ እነዚህ ቁጭ ተብሎ የሚሰሩ መስመርን አብዛኞች በመስመር ነው የሚሰሩት በመስመር ላይ ስራዎች ናቸው። እነሱን እንግዲህ ከኢንተርኔቱ አለም ጋር አገናኝቶ መስራት ነው የተለያዩ ላይ ለሚፈልገው ሰው በቃ ውስጥ ለውስጥ በተለያዩ ሚዲያዎች እየተገናኙ መስራት ነው። ሌላው አካላዊ ስራ ደግሞ እንግዲህ የተለያዩ እየጸሮች ጋር እንግዲህ እየተጋፈጡ የሰው ልጅ እንጀራዉን ለማሸነፍ ሲሄድ ግዴታ መስራት አለበት እና በተለይ እንደ ሀገራችን በሙቀትም የተለያየ የአየር ንብረቱ አሪፍ ቢሆንም ግን ትንሽ ደግሞ ያው አድካሚ ነው። የተለያየ ነገሮችም አሉ እንግዲህ ስራ ለመስራት ሲባል ውጣ ወረድ አለው የገቢያው ምናምን የሆነ መቀነስ መጨመር አለው የዋጋ ግሽበት ምናምን እሱ እሱ ስላለ ግዴታ ሰርቶ አሪፍ ውጤት ማንጣት ያስፈልጋል እና። እና እንግዲህ አድካሚ ነው ሃምሳ ሃምሳ ማለት እችላለሁ ይሄው ግማሹ ያደክማል ግማሹ አሪፍ ነው እኔ ሁለቱን ስለማካሄድ ማለት ነው። የዛኛው ይሄው እንግዲህ በአካላዊ የሚሰሩ ስራ እንግዲህ እሱ ትንሽ ድካም አለው የጉልበትም ድካም ወጪ ምናምን ይጠይቃል እሱን እሱን ተቋቁሞ ግዴታ መስራት አለብኝ እሱ ትንሽ ድካሜ ነው ከፊል ማለት ነው። ይሄኛው ግን አድካሚ ነው ያው ግን ያን ያህል አይደለም ጊዜ ይወስዳል ይታውቃለኝ ብዙ ሰአቶችን ይወስዳል ቁጭ ታውቃ ቁጭ ብሎ ነው የምረጋው ነው የሚሰራው ግን ቢሆንም ከዛኛው ጋር ስነፃፀር ደግሞ በጣም ይቀንሳል በእጅጉ ይቀንሳል ገቢዉም አሪፍ ነው። ብዬ አስባለሁ ያው ያንም አለ ግን ያን አድካሚ ነው ገበያም ያለው ግን አድካሚ ነው የተለያዩ ምርቶች ማምረት ምናምን እነዚህ የተለያዩ ሸቀጣ ሸቀጦች ምናምን ማውረድ መሸጥ ምናምን መለዋወጥ እንደዚያ ነገሮች የተለያዩ ፍራፍሬዎችን መሸጥ እሱ ጋር ተያይዞም አሉ የተለያዩ ምርቶችን በቃ ህብረተሰቡ የሚያስፈልገውን ወደሚያስፈልገው ቦታ ማድረስ ምናምን እሱ እሱ ማራፊያ አሪፍ ነው። እና ያው ግን ትንሽ ድካም አለው ግዴታ ለእንጀራ ሲባል መደከም አለ እና በዚህ ልክ ነው ያው ትንሽ ድካም አለው እዚህኛውም ያን ያህል ድካም የለውም እንግዲህ ሃምሳ ሃምሳ በቃ በግማሽ በግማሽ ብለን ብዬ ባስበው እንደኔ የኔ ሀሳብ አለኝ። እና በሙሉ በሙሉ ማድከም አይደለም የማያድክም አይደለም እኩል ነው ብዬ ነው የማስበው እንደኔ ሀሳብ።

የጉረቤቶችን ድምጽ ትሰማለህ? አዎ በሚገባ ነው ሰማው ያው እንግዲህ ጉረቤት ሲባል አብሮ መጠጣት መጫወት መዝናናት መሳቅ መደሰት በያዘን በደስታም አለና። ከእንደዚህ ሁሉ ደግሞ ያው እንግዲህ የጉረቤት ጋር ይኸው ሁሌም ባይሆንም አንዳንዴ ይኸው በቅርብ በሆነ ሰዓት ለምሳሌ ውጭ ላይ የምንቆጭበት እንደ ምናምን ነገር እንደዚህ ምሽት ላይ ጧት ላይም ሰብሰብ ስንል ምናምን ይኸው ባል ከሚስቱ ጋር ሲያወራ ሚስት ከባለዋ ጋር ሲታያወራ ልጆች ሲጫወቱ ምናምን ሲሉም። ተለያየ ስራዎችን ስለ ስራ ሲያወሩ ምን ሲያወሩ ሲቀላለዱ እንዴ ፍቅር ወሬ ሲያወሩን እሰማለሁ ግድ ነው በቃ ክፉንም ደጉንም እንሰማለን። ይሄ እንዳለ ነው እና የጎረበቶችን ድምጽ በጣም ነው የሚሰማው እንጂ ይሰማል። ያው እንግዲህ እንደዚህ ያለው ነው እስከዚህ ድረስ ያለው ነው ያው እንግዲህ እንግዲህ የፍቅር ጉዳይ ሊሆን ይችላል። ሌሎችም አሉ ስለ በዓላት ቁጭ ብሎ አብሮ በመጫወትም ባል እና ሚስት የሚያሳልፉ ምንአይነት ጊዜ ያሳልፋሉ? ፍቅራቸውስ እንዴት ያለ ነው? በሚያወሩት በድምፃቸው ምናምን ይሄ እንሰማለን በቃ ጆሮ የሚሰማውን ነገር ሁሉ እንሰማለን እንግዲህ ክፉ ሊሆን ይችላል ደጉ ሊሆን ይችላል የተለያዩ ነገሮችን። ጨዋታ ነገር ሊሆን ይችላል። ቁም ነገር አዝ ሊሆን ይችላል እንግዲህ ሀሜንትም ሊሆን ይችላል ብዙ ነገር አለ። እና የጎረቤት ድምጽ በጣም እሰማለሁ። ከዛ ከእነሱ በተጨማሪ ደግሞ ልጆች ይጫወታሉ ሲጫወቱ የተለያዩ ጨዋታዎች ስጨዋታዎች የጎረቤት ልጆች ተረቃቅሞ ሲጫወቱ የተለያዩ ድምጾች ይሰማሉ። እነሱን ያው እንግዲህ በመስማት ያለውን ነገር እንግዲህ ያው የመረጡ መስማት ነው በመሰረቱ። ጄሮ ነው እና እንግዲህ ሁሉንም ይሰማሃል ግን የሚጣለው እየጣለን የሚሰማውን እየሰማን እናሳልፋለን። እና የጉራቤት ድምጽ በጣም አንዳንዴ እንግዲህ ጥሩም አለው መጥፎ ጎንም አለው። ያው ሰዎችን እንደማማት እሱ ጥሩ አይደለም። በተጓዴ ደግሞ ያው ስለ ስራ ማውራት ስለ እድገት ማውራት ቀና ቀነውን ማውራት ስለተለያዩ ስራዎችን ማውራት ስለ ባህላት ምናምን ባልና ሚስት በፍቅር አንድ ሲሆኑ የተለያዩ ነገሮች ሲያወሩ የተለያዩ እቅዶች ሲያወጡ ፕሮግራሞች ሲያቅዱ ስለ እድገታቸው። ስለ ብያታቸው ስለ አስተያየታቸው። ስለ ኑሯቸው ስለ መሰረታቸው ሁሉን ሲያወጡ እሱ እሱ በጣም ደስ ይላል እና። የሚያስቀና ፍቅር ሲኖር አንድ እግሬ ቤት ደስ ይላል። በቃ በፍቅር አይን ሲትያዩ። እሷ ለሱ እሱም ለሱ እያለ ሲስማሙ በአንድ በኩል ማህመሮታቸውን ጠብቀው በአንድ ሲያስቀዱስ በአንድ ትርፍ ሲሄዱ አብረው ሲጠጡ ሲበሩ ደስ ይላሉ ሰው ሲጠሩ ሲያከቡሩ። ሲዝናኑ ያው ሁሉን ነገር ሰውን እኩል አጉን ሲያዩ እሱ እሱ ምናምን ደስ ይላሉ ሲያዩት። እና እንግዲህ ከጉረቤት የተለያዩ ድምጾች ይሰማሉ ያው እንግዲህ የሚጠቅመውን መውሰድ የማይጠቅመውን ደግሞ ወደ ጎን መተው ነው። እኛ ያለን አማራጭ እና። እኔ የተለያየ ድምፆችን እሰማለሁ እኔ በጣም እሰማለሁ እንግዲህ። ከእድገት አንስቶ ያው እስከዛሬ በዚህ አማርነህ በዚህ አማርነት ተለያይ ቦታዎች ብንቀመጥበት ሰዓት። እንሰማለን በተለይ ከተማ ላይ። የተጠጋጉ ስለሆኑ ይሰማሉ ወሬዎች በቃ ያው ገጠመ ሰዎች ቤቶች የሆነ በርጋ ቁጭ በሚልበት ሰዓት ማታም ሆነ ጠዋት ሚያሩበት ሰዓት በጣም ነው የሚሰማልኝ። እና እስከዚህ ድረስ ነው እንግዲህ ልጆችን በተጨማሪ ያሉ የወይ ልጆችን። ለቅሶም አለ ስያለቅሱ አንዳንዴ ሲረብሹ ሲገረፉ ምናምን። ደስ ስሏቸው ሲሰቁ ምናምን ሲመከሩም ሲገጸጹም ሲገረፉም ሲጫወቱም ሶስቱም ሁሉ አለ እንግዲህ

የህዝብ ማመላለሻ ትጠቀማለህ? አዎ እንግዲህ የህዝብ ማመላለሻ እንግዲህ በአብዛኛው እንደ አገራችን ኢትዮጵያ ያው አብዛኛው ህዝብ ዘጠና ፐርሰንት ማለት ይቻላል የሚጠቀሙ የህዝብ አመላሻ ነው። ይኸው በግምት እንግዲህ አንድ አስር ፐርሰንት የማነው ነው እንግዲህ የቤት መኪናም የተለያዩ ግል መኪና ያላቸው እነሱ ናቸው እንጂ። ከዛ ውጭ ያለው እንግዲህ የህዝብ ማመላለሻ ነው የሚጠቀሙት ትንሽ ታክሲ ጀምሮ እስከ ትልልቅ መጓጓዣዎች እስከ ባሶ እስከ ባቡሮች ምናምን። የሚጠቀሙ እንግዲህ አብዛኛው እዛችን ይሄን ነው ከአንድ ቦታ ወዲያ አንድ ቦታ ለመድ ትልቅ ከተሞች ደግሞ ይኸው ራሱን ችሎ የተመደበ አለ ባቡሩ ነገሮች ምናምን በእሱ ነው የሚጎጓዘው። እኔም በበኩሌ ደግሞ ያው ያለው ትንሽ ከተማ ብሆንም ግን የህዝብ ማመላለሻ እጠቀማለሁ በቃ ወደ ቤትም ስሄድ። ወደ ስራ እሰድም። አንዳንድ ነገር የሚያስፈልገው ሌላ ከተማ የሚያስፈልገውን የሚያስፈልገውን ነገር ሳመጣ እሰድም ለግብያም ሲሆን ለሽያጭም ለመግዛትም ሲሆን እንዲሁ። ግዴታ የህዝብ ማመላለሻ በቃ እንጠቀማለን የህወሃታችን እንደ ክፍል ነው እንደውም ይሄ በቃ ምክንያቱም ርቀት አለና ከእሱ ውጪ ማየት አይቻልም። እነሱን እንጠቀማለን ያው ከቦታ ቦታ ተንቀሳቅሰን ኑሯችን መሰረታችን እንጀራችን ያው እንግዲህ እናወስዳለን። ከሱም አልፎ ደግሞ ሌላም ስማርም እንዲሁ የተለያዩ ቦታዎች ስማርም የምሄዶ በሱ በህዝብ ማመላለሻ ነው። ያው እንግዲህ ትራንስፖርት ደግሞ ካለተላት እየጨመረ ነው ያለው ነገር እንግዲህ እሱም አለ ግን ቢሆንም ዝሮ ዝሮ እሱን አልባውም ስለሚሳካ ነገርየው። ያው ስንማርም በዚህ በዚህ ሆኖ አሁንም ቢሆን ከቦታ ቦታ ስንቀሳቀስ ይሄ ነው ለተለዩ ነገሮች ገበያዎችም ሆነ ተለያዩ ጉዳዮች የምንመላለሰውም በዚው ነው። እና እስካሁንም እስካሁን እንኳን ይሄንን የምጠቀመው ያሉ የራሴ ይሄ መኪና ምናምን የለኝም። በብዛት ሰማንያ ዘጠና ፐርሰንት የምትጠቀመው የህዝብ ማመላለሻ ነው እንግዲህ ባሶች ናቸው ሌሎችም አነስተኞች ባሶች አሉ ታክሲዎችም አሉ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ። እና እነሱን ነው የምጠቀመው አሁን። ከእሱም አልፎ ደግሞ ለመጎብኘት ለጎብኘትም ቢሆን ከገያዎችም አልፎ ለመጎብኘት ተለያዩ ባዓላት ለማክበር ወደ ሌላ ቦታ ለመሄድ። የእምነት ተቋማትን የእምነት ቤቶችን ለማየት ባዓልን ለማክበር አመታዊ ወራዊ ባዓሎችን እንዲህ ሲሆን። አሁን የምንጠቀመው እሱን ነው አይደል ምክንያቱም አንዳንድ ቦታዎች ርቀት አላቸው አንዳንድ ቅርብ ናቸው በእግር ይከድማሉ ግን አብዛኞቹ ሩቅ ስለሆነ በመኪና ነው የሚሄደው። ይሄ ዙሪያ የህዝብ ማመላለሻ መጠቀማችን አይቀርም እና ስንጠቀም አለን። ከዚያ ያው እንደርሳለን የምንፈልገውን ነገር ተጠቅመን ዙሪያን በዚው እንመልሳለን። እና የህዝብ ማመላለሻ በጣም ትልቅ ጥቅም አላቸው እኔም ከዚህ ተጠቃሚ አንዱ ሰማንያ ዘጠና ፐርሰንት ተጠቃሚ ነኝ ብዬ አምናለሁ። የበኩሌ ማለት ነው። የህዝብ ማመላለሻ ልክ እንደ ህይወት ክፍል ነው የምናየው። ያው እንግዲህ የተለያዩ ነገሮች ይኖራሉ የሚያስቸግሩ ግን ቢሆንም ግዴታ ይሄ ነው የሚወስነና። እሱ ከሌለ መንገድ ስለሌለ ትንሽ ድካም ምንም ሰው የሚኖር መዳረስም ስለማይቻልባቸው ቦታዎች ግዴታ ይሄን እንጠቀማለን። እኔ የህዝብ ማመላለሻ እኔ በጣም እጠቀማለሁ ከምንም በላይ በቃ ግዴታ ነው ስለማሆነ እጠቀማለሁ ብዬ አምናለሁ እኔ ራሴ። ቀጣይ እንግዲህ ራሴ የምለው ነገር መኪና እስከኖረኝ ድረስ የብዙ ማመላለሻ አብሮ ግድ መጠቀም የጋራ ንብረታችን ናቸው። ያው ስለምንጠቀምባቸው ጋራ ናቸው ያው ባለ የመኪና ባል ቤት የሌለ አንድ ሰው ሆነ እንጂ ድኬ ጋራ ንብረት እንደማለት ነው። እሱን እየጠቀመን ነው ያለነው እንግዲህ

በየትኛው እጅህ ትጽፋለህ? ይህ የፈእንግዲህ ጥሩ ጥያቄ ነው ደስ ይላል። ያው እኔ የምጽፈው እንግዲህ እንደ ገጠመኝ ሆኖ ወይም እንደ እድል ሆኖ ወይም እንደ ልማድ ሆኖ ያው በግራ እጅ ነው የምጽፈው። እንግዲህ ይኸው እንደ አካባቢያችን ይኸው እንደ ባህላችን ትንሽ ይኸው በእግራ እጅ መጽሐፍ እንደ ነውር ወይም እንደ በቃ ልምድ እንዳላደርገው ይጻፋል የሆነ ትንሽ የሆነ እንትን አለው የሆነ ማብራሪያ ሰው ትንሽ የሚያወግዘው ነገር አለ። ማወግዝ ኖርማል ማወገዝ ስንት ሳይሆን ግን ቢያንስ ያው ትንሽ ቀኝ ነው አብዛኛው ጊዜ የሚመረጠው እና ግን እንደገጠመው ነው ደግሞ እኔ የምጽፈው በግራዬ ነው እንግዲህ ያው እንዴት እንደለመድኩት አላውቅም። በዛ ላይ ደግሞ በተሰቦቼ ቢያስተውኝ ደስ ይለኝነበር በለቱ እለት ግን እሱ ምንም ችግር የለውም ያ ግራም ሆነ ቀኝ ሆነ ሁሉም ለመስራት ው የተፈጠረና። ገጣሚ የምጽፈው እንግዲህ በእግራ እጄ ነው በሁሉም በመሰራት በሁሉም እጽፍ ደስ ይለኝ ነበር በቀኝም ብጽፍ በእግራዬም ብጽፍ ብሰራ በሁለቱ እጅም በጣም አሪፍ ብሰራ ደስ ይለኛል ግን የምችለው አሁን አብዛኛው ጽሁፉም ሌሎች ስራዎችንም ምናምን የምችለው በእግራ እጄ ነው። ያው ምግብ ግን በቀኝ ነው የሚበላውና በቀኝ ተባርኮ ይበላለኝ። እና አብዛኛውን ስራ የምሰራው በእግራ እጄ ነው ሁሉንም ሁሉንም ብለማመድ ምኞት አለኝ አሁን ነው በቃ ብጽፍ። አንዱ ሲደክመኝ አንድ መቀየር ምናምን እንደዚህ እንዲሁ ስሳራ ደግሞ ግራዬ ሲደክመው ቀኝ ቀኝ ሲደክመው ግሬ ነው በጣም ደስ ይስለኛለኝ። ለጊዜው ግን እንግዲህ የእየሰራሁ ነው እስካሁንም ስማርም አሁን ምንም ምንም እንኳን ስማር ብቻ ቢሆን አሁን ራሱ የምሰራው ራሱ በእግራ እጄ ነው። የምጽፈውም ምን የምለውም በግራ እጅ ነው። እና እሱ እሱን እንግዲህ ለቀጣይ እስኪ በሁሉም እችል ብዬ የሆነ እያመሰለሰልኩ ነው ነገሮችን ቢሆንልኝ ቢሳካልኝ ደስ ይለኛል። በቃ በሁሉም አጥፌ ብትሰራ ሙሉ ድካም የለውም የሆነ የሆነ ነገር ይቀንሳል ብቻ ትርፋማ አለው በጣም ትርፋማ ይሆናል። አንዱ ድክም ሲል መቀየር ማድረግ በተለይ እንደዚህ እንደ ግብርና ስራዎች ነገሮች በጣም አሪፍ ነው። ያው አንዱ በጣም በሚደክምበት ሰዓት እዛኛው ቅይር አድርጎ መስራት ልክ እንደ ማሽን ማለት ነው እንግዲህ እንደ እኔ እኔ እንደማስበው ነው። አንዳንድ የሚችሉ ሰዎች ስላሉ ስለምቀና ነው በዚህ በመሰረቱ እና እሱ እሱ ጋር ተያይዞ በሁሉም ብሰራ ደስ ደኛ አለኝ ለአሁኑ ግን የምችለው እንግዲህ በግራዬ ነው። እጽፋለሁ አነብ በግራዬ እሰራለሁ ምን እላለሁ ሁሉንም ከምግብ ውጭ አለው ነገር ሁሉንም በቃ ድርጊት ወይም ስራ የምሰራው በግራ እጅ ነው ማለት ይችላል። አብዛኛው ስራ የምሰራው ማለት ነው። ከቻልኩ ደግሞ ቀስበቀስ በቀኝ እምሰራቸው ትንሽ ናቸው የተወሰኑ ናቸው እንጂ አብዛኛው በግራ እጅ እምሰራው ነው። እና እንግዲያው በቀኝ በግራዬ ቢሰራ ብዬ ታስፋ አረጋለሁ በሁሉም ብሰራ ብዬ ታስፋ አረጋለሁ። በግራዬ እንግዲህ የምሰራቸው በጣም በተለያዩ ነገሮች አሉ ጽሁፍ እንኳን እስካሁን ድረስ የምትሰፋው እንግዲህ በግራዬ ነው። በሁሉም ብችል ደስ ይለኛል። እነ ተለያዩ ስራዎችን አቀላጥፏል መስራት ይጠቅመኛል ብዬ አስባለሁ እና ሰውም ሳይሆን ትንሽ ግራ መሆን ደስ አይልም በቀኝ ብንለምድም አሪፍ ነው። የሆነ የሆነ ትንሽ ደስ አይልም ሰው ሲያዩ ነው እንጂ ለባለቤቶች ችግር የለውም። እና በዛ ልክ ነው እንግዲህ እስኪ እንሞክራለን ብዬ አስባለሁ በሁሉም ለመጻፍ ለመስራት እሞክራለሁ ብዬ አስባለሁ

ውሃ ማምጣት ታውቃለህ አዎ እንግዲህ ሰው ሲያድግ ውሃ ቀርቶ ወይ አምጥቶ የማያውቅ ሰው የለም ብዬ አምናለሁ። እንግዲህ ግዴታ ነው ትልቅ ሆኖ እንኳን ባይሰራው በልጅነቱ ግዴታ ነው። ያው እንደመቦረቅ ልጅነት ጋር እድገት ጋር ተያይዞ ግዴታ ነው። እንደኔ እንደኔ ደግሞ ስውስደው ውሃ ማምጣት አዎ በጣም በቃ አሁን እንኳን ራሱ አመጣለሁ በቃ ለወላጆች እታዘዛለሁ። ለራሴም እንኳን ውሃ ከለለ ግዴታ አመጣለሁ ያው ከቀረች ከቤት ከቤት ከዚህ ከሰፈር ውሃ ከቀረች። የውሃው ወይ የኤሌክትሪክ ውሃዎች ከቀሩ ግዴታ ወደ ሌሎች ቦታዎች ራቅ ማለት ነው ወደ አለበት ወይም ወደ ወንዞች ሄዶ የሆነ የምንጭ ጉድጓዶች ምናምን ቀርቶ ማምጣት ይሄ ግዴታ ነው። እና ብዙ በጣም ብዙ ጊዜ አምጥቼ አውቃለሁ በጣም ብዙ ጊዜ እንዴ ሁለቴም አይደለም በጣም ትንሽዬም አይደለም በጣም ብዙ ጊዜ ነው። ከእርገት ጋር ተያያዞ ደግሞ ወላጆቻችን ሲያዙን ምን ሲሉን ያው ግዴታ ሰው ከለለ ምን ከሌለ? እነሱን ለማክበር ስንል ግዴታ እንቀዳለን እድገታችን ጋር ተያይዞ እሱ የኖርንበት ነው እና ተለያዩ ነገሮችን ውሃዎችን በጣም ነው የምናመጣው። አሁንም ቢሆን እቀዳለሁ ያው እንግዲህ ውሃ ግድ ነው አንዱ የህይውታችን መስረት ስለሆነ ልክ እንደምግብ ስለሆነ። እንቀዳለን እናመጣለን ለቤተሰብ እንታዘዛለን አልፎ ተርፎም ለሰዎችም እናግዛለን ለአቅመ ደካማ ለሆነ ሰው ለምሳሌ የሆነ ሽማግሌዎች ከሆኑ አቅም ከሌላቸው ምናምን ግዴታ። ይለምናሉ ባይለምኑም ደግሞ አስበው ያው አንዴ ከሁለቴ ከቀን ቀን አንዳንድ ቀን ምናምን አልፎ አልፎ እንደዚህ ማንጣት ማገዝ ጥሩ ነው። በሌሎች ደግሞ እንደዚህ በበዓላት ወራት የሆነ ስራ ሲበዛ አንድ ሰው ስራ ሲበዛበት የሆነ ነገር ሲሰራ በቃ ለየት ያለ ፕሮግራም ሲያደርግ ምናምን። እሱ ጋር ግድ ነው በቃ። የትብብር ስራ ነው እንደማህበረሰብ እንደወግም እንደባህልም ግዴታ ለሚያስፈልግ አውር መታዘዝ አለ። ውሃ ካለበት ቦታ ቀርቶ በጅምላ ምናምን ያው በአንድነት ማምጣት ለሚያስፈልገው ስራ ሁሉ ይሄ ግድ ነው በቃ። እሱ አለ ያው ባህላችን ስለሚያዘን ሃይማኖት ያዝዛል ከሱ በተጨማሪ መረዳዳትም ራሱን ችሎ አንድ የሆነ ትልቅ እምነት ነው። በቃ እሱ ስላለ ያው በተለያዩ ስራ ዘርፎችን እንረዳዳለን። እና እኔም የበኩሌ የበኩሌ አስተዋጽኦ አደርጋለሁ ለቤተሰቦችም እታዛለሁ ለጎረቤትም እንደዚህ የተለያዩ ፕሮግራሞች ሲኖሩም የተለያዩ ነገሮችን ነው ውሃዎችን እመጣለሁ በቃ ግድ ነው የሚያስፈልግ በጣም ብዙ። ውሃ የሚያስፈልግባቸው በለቱ ለት ብዙ ነገሮች አሉና ውሃ እቀዳለሁ አመጣለሁ ወደ ቤቴ። ያው የተለያየ ነገሮችን እንጠቀምባቸዋለን ከምግብ ጀምሮ ከልብስ አጠባ ጀምሮ እስከ ሁሉ ነገር እስከ ገላ ማጣብ መታጠብ ሁሉ አጠቃላይ የውሃ ጥቅም እንግዲህ በጣም ብዙ ነውና። የውሃ እናመጣለን እንግዲህ የቀን ተቀን አገልግሎታችን ውሃ ነው አንድ ምግባችን ክፍል ስለሆነ ግዴታ እመጣለሁ። እኔም በዚህ አጋጣሚ ሳልፈው ደግሞ አሁንም ራሴን እያለሁ ለራሴም እያለሁ ግዴታ ውሃ እቀዳለሁ አመጣለሁ ካለበት ቦታ ቢሆን ፈልጌ ማለት ነው። ከቤት አለ ቤት ከለለ ግን ግዴታ ሄዶ ማንጣት ግዴታ አለብን እንግዲህ ከእሱም አልፎም ለቤተሰቦቻችን ለጎረቤቶቻችን ለሽማግሌዎች ለአዛውንቶቻችን የተቻለንን ያህል እናመጣለን ብዬ አስባለሁ። እኔ እኔ በበኩሌ እንግዲህ ያው በጣም ነው ውሃ የምመጣው ብዙ ትንሽም አይደለም በጣም ብዙ ጊዜ ነው የማመጣው እንደውም

ማቅረቢያ ማድረግ ትችላለህ ይሄንን እንኳን አልችልም። ያው እንግዲህ የምትችለው እንደው ዝሮ የምትችለው ማለት የምችለውን አልችልም ነው። ግን ሰው ሁሌ ማለት አልችለውን ተብሎ ደግሞ አይቀመጥም ያው መማር ማለ ከሰዎች ማየት ማለት ተለያዩ ነገሮች መሞከርም አለ ባደረገው ደግሞ ደስ ይለኛል። ማቅረቢያ ሲባል የሚተላዩ ነገሮች አሉ። ለምሳሌ ጠላትን አቅርቦ የማየት እንትን አለ ማቅረቢያ በጣም ብዙ ትርጉም አለውና። የተለያዩ ምርምሮችን አቅርበው ማየት ለምሳሌ እንደ ህዋ ባሉ ነገሮች ላይ የተለያዩ ክዋክብቶችን ስነፈለጎችን የተለያዩ ነገሮችን እያቀረቡ ማየት ተመራማሪዎችን ፕላኔቶችን እንደዚህ ተመራማሪዎችን እንዲህ አሁን ፕላኔቶችን የተለያዩ አለማትን ህውሃት ላይ ያሉ ፕላኔቶችን ብናይ ምን እንዳላቸው በውስጣቸው ምን አይነት ነገር እንዳላቸው ለወደፍትስ የሰው ላይ እንዴት ይኖራል የሚለውን ነገር ስናስብ። የሰው ልጅ በጣም ቡዙ ተስፋ አለውና እዛ ጋር ያለውን ነገር አስተመራምረን ጨረቃን ስለ ፀሀይ ስለ ከዋክብት አጠቃላይ ስለ ፈለጋቶች ስለ ሰባቱ ሰማያት አጠቃላይ በጣም ብዙ ሚስጥር አለውና እነሱ እነሱን እያቀረብን በምንችለው ነገር ብናይ። እውቀት ሰፌ ነውና እውቀት አይጠገብና ባውቀው ነው እኔም ደስ ይለኛል እንግዲህ ያው እንግዲህ ተስፋ አለን ይሄንም በነገር ብናውቀውም ልክ አሁን የተለየ ተመራማሪዎች በተለየ ብዙ ነገር እንደሚያገኙኝ እያዩ እንደሚረዱ ደስ እንደሚላቸው እኛም ብናይ ደስ ይለኛል እኔ ራሱ በተ በኩሌ ባይ ደስ ይለኛል። አቅርቤ ነገሮችን በእጄ ዳስሽ አውቅ የለ ልክ በእጄ እንደነካሁት አድርጌ እያየሁ ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው የተለያዩ መላምቶችን እየሰጠን። ከዚያ እነዚያን ደግሞ በተግባር በተመረኮዘ ነገር ወስደን የሰው ሊኖርበት አይኖርበትም ምን ጥቅም አላቸው ምንስ ጉዳት አላቸው የሚለውን ነገር እየመረመርን ብናስቀምጥ ደስ ይለኛል። እና አጠቃላይ ለጊዜው እኔ ማቅረቢያ ማቅረብ አልችልም። መቅረቢያ ነገሮች ተጠቅሜ ማቅረብም አልችልም። ያየሁት ነገርም የለኝ። ምናልባት ምናልባት እናይ እንዴ ቴሌስኮፕ ነገሮችን ማለት የሱ የማይክሮስኮፕ ነገሮች ተለያዩ ደቃቅ እዝ አካላቶችን በማየት የሆነ እንደ ባክቴሪያ ምናምን ያሉት ነገሮችን እነሱን ስንማር ምናምን አይተናቸውም። ነገሮችም ከትምህርት ጋር ተያይዞ ደግሞ የተለያዩ ነገሮች አሉ። ትምህርት የሚያዘው ምናምን እነሱ እነሱን በተለያዩ መሞያ ኤክስፐርመንቶችን ተግባራዊ ሁኔታዎችን እነሱን እያየን። ምናየውን ውጤት እናያለን ያው ግዛቱን የሰጠን ውጤት ምን ይሆናል የሚለውን ስንት ነገር እናያለን እንደው ሙያችን እንደ ትምህርታችን እሱ እሱ እንዳለ ሆኖ። ከፍ ያሉ ነገሮችን ግን እኔስ አሁን አላልቻልኩም ማየት አልቻልኩም እድሉን አላገኙት አልሞከርኩትም። ለወደፊቱ እንግዲህ ደግሞ እንግዲህ ቢሳካ የሰው ላይ ተመራማሪ ነው። አዋቂ ነው ብልህ ነው። ደግ ነገሮችን የያዘ እንግዲህ ለህብረተሰብም ያገለግላል ብዬ አስባለሁ። እና እሱን ነገሮች ለወደፊቱ አስባለሁ እኔም የተለያዩ ማቅረቢያዎችን ተጠቅሜ በቃ ያው ሰው ተመርምረው የታዩትን ነገሮች እንዴት ነው የሚለውን ነገር ከነ መፍህቲታቸው ከነ ችግረቻቸውን። ምን ጥቅመት አላችው የሚለውን ባይ ደስ ይለኛል ለወደፊቱ ብዬ አስባለሁ እንግዲህ። ተስፋ አለኝ ብዬ እስካሁን አልቻልኩም ለወደፊቱ ተስፋ አለኝ ብዬ አስባለሁ

ድርጅቱን ባህል ትወደዋለህ? አዎ እንግዲህ ባህል ሲባል እንግዲህ የራሱ የሆነ መገለጫ አለው። የአንዳንድ ድርጅትም ሆነ ግለሰብም ሆነ እንድዚ አካባቢም ሆነ አንድ ሀገርም ሆነ ራሱን የቻለብሃል አለው እንዲህ ሁሉ ደግሞ ድርጅቶች ራሳቸውን የቻሉ የራሳቸውን መገለጫ የራሳቸውን አርማ የራሳቸውን ባህል። የተመሰረተበትን ባህል በመሃል የሚያከብሩ እድገቱን አመታቱን የሚያከብር ድርጅት አለ። እያንዳንዱ ተሳስበው ደግሞ ሰዎች የሚያቃውሩት ራሳቸው መገለጫ አለ በባህል ለምሳሌ በባህል ወቅት የእንደው የራሱነት ስላለው ባህሉን ወጉን ማህበረሰቡን ሁሉ አቀፋዊ ራሱ ባህለ እሴት መገለጫ አለው። እሱ እሱን ያከብራል እና የአንዳንዱ ሰው ድርጅቱ ደግሞ ራሱን ይቻላል በቃ የተመሰረተበትን ይዞ እንዴት እንደሚሰራ ያለውን ነገር ባህል የራሱ መመሪያ እና እሴት ተግባራዊ የሚያደርግበት መንገድ አለው። እሱ ተክትሎ በቃ እኔ ግዴታ ለምሳሌ የምወደው ድርጅት ወይ የምሰራበትን ያለውን ነገር በስሩ የመገዛትና የመስራት ግዴታ አለብኝ ሀላፊነትም ነው። እኔ ደግሞ የምጠይቀውን እንደ መብቴ የምጠይቀውን ጥያቄ እጠይቃለሁ በድርጅት አብሬ አባል ሆኘ ጥጅቱም ያደርገውም ባህል አብሬ እሳተፋለሁ አከብራለሁ ያው መጠየቅ ያለብኝ እጠይቃለሁ ግዴታዬንና ሀላፊነቴን ደግሞ እወጣለሁ ማለት ነው። እኔ ድርጅቱ ባህል እኔ ደስ ይለኛል እንግዲህ። እንደ ድርጅቱ ቢለያይም እንግዲህ ሁሉም በአንድ አቀፋ ግን ድርጅት አላቸው እንጂ የራሳቸው ባህልና የስራ መሰረት እሴት ወይ ተልኮና የሆነ ቪዥን ራዕይ አላቸው እና እነሱን በመሰረት በመሰረት ባደረገ ነው። እንግዲህ ድርጅት የሚቀሳቀሱት እና አመታዊ እቅዳቸው የግማሽ አመት የሩብ አመት የሚባል ነገር አለ። እሱ እሱን አጠናክረው የሚሰሩበት አለ። እዛ ላይ እንግዲህ እየሰበሰበ አማል የተለያዩ ባል አካባበር አለ የተጀመረበትም መሃል የሚከበር አለ ሩብ የሩብ አመት የመንፈቅ አመት አፈጽ እሚባል አለ። እሱ እሱ ቀን ተመርኩዞ ድርጅቱ የሚያዘው መሰረት ያው እንግዲህ እምነትን ምንም ባልተቃራነ መልኩ ያውልህ ሰዎች በሚጋቡት መንገድ ነው እንግዲህ ሰው በሚጋበበት መልኩ ሰው በሚጋበ መልኩ እንግዲህ ያከብራል። እና ድርጅቱን እወደዋለሁ እኔም እወደዋለሁ እንግዲህ ግዴታዬና ሀላፊነትን እወጣለሁ። ድርጅት ደግሞ ለኔ የሚያደርገውን አስተዋጽኦ ይሰጣል በቃ ግዴታ የስራዬን አቶ አብይ አበረታታ እንድቀጥል ስሳሳት እያረመ ስጠነክር ደግሞ ጥሩ ጎን የወሰደ ሌሎች አርያ ለመሆን ጥሩ ሙያው የሚጠይቀውን ስነምግባር ተላብሶ ድርጅቱን በጥሩ አድርጎ በማገልገል የተለያዩ ወይ እዚያ ድርጅት የሚጠቀሙ ሰዎችን በተዘዋሪ ደግሞ በተዘዋዋሪ እነሱን ደግሞ ማገልገል ማለት ነው። ድርጅቱ ድርጅቱም ወደ ወደ ተለያየ ልቀት እድገት እንዲያድግ ወደሚፈልገው ራዕይና ተልእኮ እንዲያድግ ማድረግ የእንደአንዱ ሰራ ሰራተኛ ሀላፊነት አለበትና እኔም በበኩሌን አስተዋጽኦ እንግዲህ ከዚህ ተሳታፊ ነኝ ብዬ አምናለሁ። እኔም በበኩሌ

ከቤትህ ስራ ስራ ምን ያህል ይርቃል? ነው እንግዲህ ላሁኑ ያው እንግዲህ ሁለት አይነት ነው። ቤት ጋ የምሰራውም አለ። ከእሱ ውጪም ደግሞ በግብርና የተለያዩ ልማቶችን አትክልቶችን የመስኖ ስራዎችም አሉ። ከየትም ሰራው ቅርብ ነው። የተለያዩ ራስን ቀጥሮ የመስራት ስራዎች አሉ። በመስመር ላይ ስራዎች ምናምን የተለያዩ ስራዎች አሉ። እነሱ እንግዲህ አይርቁም ዙሮ አያስቸግሩም ችግር የለውም። ከየት ቁጭ ብሎ ነው። ጥላ ቦታ ነው ቁጭ ብለን የሚሰራው። ያው የሚያስፈልገው የኢንተርኔት ግንኙነት ብቻ ነው። ከዚያ የተለያዩ ሚዲያዎች ጋር እየተገናኙ መስራት ነው። ሁለተኛ ግብርኖች ደግሞ ራቅ ይላል እሱ ራቅ ይላልና እና ያው ትራንስፖርት ያስፈልገዋል ከሱ ሂዶ ያው የሰው ሀይልም ይዞ ምንም ይዞ እሱ ይሰራል። እሱ ትንሽ ራቅ ይላል። ያው እንግዲህ በግምት በዛ በታክስ እንኳን ከሃምሳ ደቂቃ ከአርባ ደቂቃ በላይ ነው። ወደ አንድ ሰዓት የተጠጋ ነው። እሱ ራቅ ይላል። ያው እንግዲህ የግብርና ስራ የተለያዩ ልማቶች አሉ መስኖ አሉ የተለያዩ ፍራፍሬዎች አሉ በቃ በመስኖ የሚዘሩ አዝሬቶች እነሱ አሉ ሽንኩርት ጋር ተያይዞ ምን ጤፍ ጋር ተያይዞ የተለያዩ ፍራፍሬዎች አሉ ማንጎ ዘይቶች የተለያዩ አሉ እነሱ እያመረቱ ለገበያ ማቅረብ፣ ለቤተሰብ ፍጆታም አለ ለቤት ፍጆታም አሉ እዛ አልፎ ተርፎ ደግሞ ለገበያ የተለያዩ በጣም ብዙ ገቢ ያስገኛል እነሱንም። ያው ማስረከብ አለ ያው በመኪና መጫንም አለ ምናምን ነገር እነሱ ጥሩ ናቸው ያው እንግዲህ በተጓዳኝም የግብርና ስራ በጣም አሪፍ አዋጪ እንደሆነ ሀገራችን በዚህ ረገድ በጣም በግማሹ ፐርሰንት በቃ ከሰባ ሰማንያ ፐርሰንት የሚሆነው በዚሁ የሚተዳደረውና አብዛኛው የሚሰራው በእርሻ ስራ ነው። የተለያዩ ምርቶች በማምረት ይጠቀማልና እኔም ከዚህ እንግዲህ አንዱ ነኝ። እኔ እሱ ትንሽ ስራ ራቅ ይላል። ቤት ውስጥ የምሰራው ደግሞ ያው እንግዲህ ከቤት የሚሰራ ነው ያን ያህል ምንም ሙቀትም ፀሀይም ጨረርም ንፋስ ብርድም ቁርም አያገኘንም። እሱን የምሰራው ያው እንግዲህ በምሰራበት እሰራለው። ያኛውን ደግሞ በአካል ነው የሚሰራው እና ግዴታ ያው በማሳ ወርደን የምና የምናዘምረውን እናዘምራለን የበጋ ውሃችን ያቆምነን ምናምን የተገድ በግድብ ውሃዎች ምናምን እየተጠቀምን የተለያዩ ነገሮችን አምርተን ወደ ገበያ እናምርታለን። ያው ህዝቡ የምፈልገውን ማህበረሰቡ የምፈልገውን እያመረትንም በተመጣጣኝ ዋጋ ያው ህዝቡንም እኛም ባንጎዳ መልኩ የልፋታችን ዋጋ እያገኘን ህይወታችን እንኖራለን የሚለው ነው እንግዲህ። ሌላው ስራ ደግሞ የተጓዳኝ ደግሞ አለ እንግዲህ። ሁለቱም አጣምሮ ጥሩ የሆነ ህይወት ይመራል። እሱ እሱ አለ ያው እንግዲህ ከራስ ግለሰብ አልፎ ለቤተሰብም፣ ለሀገርም እንደ ሀገር እድገት ጠቃሚ ሲባል እሱ እሱ ነገር ጥሩ ነገር አለውና እኔም የበኩሌን አስታውጻኦ እንግዲህ እያደረኩ ነው ብዬ አስባለሁ። ከእሱ ውጪ ደግሞ ሌሎችም ሀሳቦች ይኖራሉ ገና ብዙ የሚሰሩ አሉ። እንግዲህ ብዙም መሻሻል ያለባቸው ነገሮች ይኖራሉ። ያው ርቀቱም እንግዲህ ትንሽ ቢከብድም ግን ግዴታ ነው በቃ መስራት መስራት ያስከብራል እና ተለውጦ ከፍ ወዳለ ነገር አድካሚዎቹ ስራ ወደ ቀለል ወደ ነገሮች በመቀየር በማሽን በተለያዩ ነገሮች በማሰራት አመርቂ የሆነ ውጤት ለማምጣት አሁን የበኩሌን አስተዋጽኦ አደርጋለሁ። በዚህኛውም ደግሞ በ ቤት የሚሰሩ ስራዎች ደግሞ የተለያዩ ነገር ሙያዎችን አበልጽጎ ከፍ አድርጎ ከድሮ ከአሁን የበለጠ ስራ ለመስራት ያው እንግዲህ ጽኑ ፍላጎት ጽኑ እምነትም ጽኑ ብርታትም አለኝ ብዬ አስባለሁ።

ስልጠና ትወዳለህ ስልጠና ትወስዳለህ ወይ? አዎ እንግዲህ ያው እንግዲህ ከዚህ ቀደም በዚህ እርስ የተወሰነ በመስመር ትምህርት ላይ አውርቼበታለሁ። ያው እንግዲህ ስልጠና ትወስዳለህ አዎ እንግዲህ ያው አቅሜ እስከፈቀድ ድረስ እንግዲህ የተለያዩ ስልጠናዎችን ወስጃለሁ። በትምህርትም ተርፎም ወደ ከፍተኛ ተቋማት ትምህርቶችም የተለያዩ ትምህርቶችን ተምሬያለሁ የኢንጂነሪግ ፓርቶችን ለምሳሌ ተምሬያለሁ። በጣም ብዙ ነገሮች ያስተምራሉ አራት አመት እስከ አምስት አመት ባለው ድረስ በጣም ብዙ ነገር ያስተምራሉ በጣም ብዙ ነገር ያስተምራሉ ከእሱም አልፎ ደግሞ ሌሎች አሉ። የመስመር ላይ ትምህርቶች የተለያዩ ሙያ የሚያስተምሩ ሰው በክህሎቱ በፍላጎቱ በሚሰራው ስራ በተሰጠው ክህሎት ተንተርሶም የሚፈልገውን ነገር እያየ ሰርች እያደረገ እየፈለገ እሱ እሱን ነው የማራልኝ እኔም የምፈልገው ነገር አለ። አንድ ሙያ እየሰለጠንኩ ነው። እሱ ሙያ ደግሞ በደንብ እያዳበርኩ እንግዲህ ከበራ ሲያንስ ከራሴ አልፎ ከቤተሰብ ለመርዳት ብሎም ሀገር ለመጥቀም የተለያዩ ሰው የአለም ዳርቻዎችን ሰዎችን ለመጥቀም የራሴን እያበለጸኩ ነው። የተለያዩ ስልጠናዎችን እወስዳለሁ አሁንም እቀጥላለሁ አላቆምም። ምክንያቱም አይቆምም። ያው ትንሽ ከፍ ማለትም እንግዲህ ሰው ልጅ ግዴታ ነው ይጨምራል ማለት ነው። አለ ትንሽ ማበልጸግም አለ ስራዎችን ጥርት አርጎ ለመስራትም ትክክለኛውን ስልጠናም ያስፈልጋል። እኔ በበኩሌ እንግዲህ እንደዚህ በተለያዩ ነገሮችን ወስጃለሁ አሁንም ይሄ መስመሩን ደግሞ ድጋሚ ነው እኔም ደስ ስላለኝ እየሰሩ በዚህም ማበልጸግ እየሰሩ አሁን በዚህ ማበልጸግ። ከፍ እያሉ በቃ የሚሻሻለውን ማሻሻል ስህተትን እያረሙ መሄድ እሱ እሱ ነገር ጥሩ ነው ብዬ አምናለሁ። እኔም እንግዲህ በበኩሌ እና በዛ ልክ ነው። ሌሎች ስልጠናዎችም አሉ ግን እነሱም ብዙም አይደሉም ለምሳሌ ስፖርት ስልጠናዎች አሉ እነሱም ብዙም አይደሉም። የሆነ ሰዓት ስሞክር ነበረ አሁን ግን ብዙም አይደለም ትቻቸዋለው ማየት ይቻላልኝ። አሁን እንግዲህ ዘመኑ ያው የቢዝነስ ዘመን የእድገት ዘመን እና የ የኢኮኖሚ ዘመን ስለሆነ። ነገሮችን ስራ ወዳለበት ስራ ፈጥሮ ራስን ከድህነት የማላቀቅ ቤተሰብ ለመርዳት ወገን ሀገርን ለማቆም ሲባል እንዳንዱ ሰው ራሱ የቻለው ሙያ አለውና ሙያዎችን ለማዳበር። ከተማሩ ሰዎች ከሚችሉ ሰዎች ራስን እያስተማሩ ዝቅ ብሎ እየተማሩ ወደ ሚፈልጉት አቅጣጫ እየደረሱ መሰረትን የመምራት አንዱ አካል ነው ብዬ አምናለሁ። እኔ እኩሌ ራሴን ኑሮ በመምራት የተለያዩ ስልጠናዎችን እየወሰድኩ ነው። አሁንም እየወሰድኩ ነው ስወስድም ቆይቻለሁ። እየሰራው ነገሮችን ስራዎችን የተለያዩ ስራዎችን እየሰራው ያው ለደንበኞች ማቅረብ። የሰጡ አስተያየት እየሰጡ ደግሞ ገንቢዎችን መውሰድ የሚታረሙትን እያረሙ መውሰድ። እሱ እሱ መሃል ላይ እንግዲህ የመስመር ላይ ስልጠና ለኔ በጣም ብዙ ጥቅም አለው ብዬ አስባለሁ። ያው በተለይ ዩቲዩብ ላይ ምናምን የሚሰጡት ነገሮች ቴሌግራም የሚሰጡ ትምህርት ቻናሎች ምናምን ምናምን አሉ። እነሱን ቀጥታ እየወሰዱ ያው መተግበር በተግባር ላይ እያዋሉ ጊዜ እየሰጡ። ሙያው በሚጠይቀው መልኩ ዘርፉ የሰሩ ያው እንግዲህ የተለያየ አላማ ለአላማ ይወላል ብዬ እያሰብኩ ነው እንግዲህ እየሞከርኩትም ነው። እሱ እሱ አለ እና የተለያዩ ስልጠናዎችን ወስጃለሁ። ቀጣይም አልቆምም እቀጥላለሁ ተስፋ አለኝ ትልቅ ተስፋ አለኝ በጣም ትልቅ ተስፋ አለኝ ብዬ አስባለሁ። የሚቀጥለውን ዘመን እንግዲህ ደግሞ እንደው አብረን እናያለን። እንግዲህ ለሁሉም ነገር ያው ሁሉ ጤና እና እድሜ ሁሉንም የሚያስተምረውና እስካለን ድረስ እንግዲህ በጣም እየተማርን ለወደፊት ብሩህ ተስፋ አለኝ ብዬ አስባለሁ

በመስኮት ጎን መቀመጥ ትወዳለህ? አዎ እንግዲህ ግን አዛኞች ግን ማድረጋቸውን ነገር ጥያቄው እየጠየቀኝ ያለ የሚገርመው ሁኔታ። አዎ በጣም ነው የምወደው እወዳለሁ እንዲሁ የማነብበት ገጠመኝ የማነብበት። ቀደም ከዚህ በፊትም ስንማርም ያው እንግዲህ በተለይ ዩኒቨርሲቲ ላይ። ዶርማችሁ ትንሽ ጠበብ ከመሆናቸውም ማንፃር የተያያዘ መስኮት አለ አብዛኛውን ክፍል የሚዘው መስኮቱ ነው በዛ አጋጣሚ መሆንም አለ። የሆነ በቃ ሙቃት እንደይከሰት የተላያዩ ሽታዎች እንዳይፈጠሩ ምናምን የሆነ መስኮት ግዴታ ነውና ይከፈታል። በዛ ነው የምሆነው ግዴታ ያው ነገሮች ለመከላከል ሲባል በዚያ ነው የሚሆነው። የተለያዩ አላስፈላጊ የሆነ ሽታዎች ሲመጡ ያን ከፈት አርጎ የማስወጣት ምናምን አለ። ከሱም አልፎ ደግሞ አሁን ላይ ደግሞ ያው እንግዲህ በመስኮት ላይ እበላለሁ ሳነብ ምንም የሆነ ብርሃን ስፈልግ ብርሃን ሙቀት ስፈልግ የሆነ ሙቀት ምናምን። ብርድ ሲሆን የሆነ የመከላከል እነሱን የመዝጋት ምናምን እሱ እሱስጋ ሆኖ የማነበውም ገጠመኝ እንደመሆን ደግሞ እንግዲህ እንደገጠመኝ ሆኖ። እኔም እፈልገዋለሁ በመስኮት በጣም እወዳለሁ። አዎ እወዳለሁ በቃ ምክንያቱም ፀሀይ ስፈልግ እከፍታለሁ ብርድ ሲሆን እዘጋለሁ። ሙቀት ሲሆን እንዲሁ እከፍታለሁ በቃ በተመሳሳይ መልኩ እንደዚህ የሆነ ጨለማ ሲሆን ብርሃን እፈልጋለሁ እና እከፍታለሁ። ከእሱ ጋር አያይዞ ነው እንግዲህ የምሰራው የመስኮቱ ጋር። ጠየዘ የሆነ በመጋረጃ አለ። አርጎ ያው እንግዲህ በሰአቶች ሲቀያየሩ እያዩ በሚያስፈልግ ሁኔታ። መክፈት መዝጋት አለ ልክ እንደ መኪና መስኮቶች ማለት ነው። በሚያስፈልግ ሰዓት ይከፈታል በሚያስፈልግ ሰዓት በማያስፈልግ ሰዓት ይዘጋል እሱ እሱ ነው ያለውን ነገር እና እኔ የምነግር እንግዲህ እወደዋለሁ። ያው ሳነብም ስተኛም ስቀመጥም ስቆምም እንግዲህ ያለው ነገር። ስበላ ምን ስልም። መስኮት ግዴታ ለአንድ ቤት መስኮት ግዴታ ነው። እና ይሄንም በተ በተለይ በተደጋጋሚ አደርገዋለሁ እስካሁንም አለ አዎ እዚህ በፊትም አደርገዋለሁ። በተለይ ትምህርት ቤት ላይም በተለይ ግቢ ላይም ዩኒቨርሲቲ ትምህርቶች ላይም እሱ በጣም አስፈለጊ ነው። ከዚህም ከቤትም ግዴታ ነው ያው እንግዲህ ቤቱ ጨለማ እንዲህ ብርሃን እንዲህ ጨለማ ስለሚሆን ፀሀዩ የሆነ ሲፈራረቅ ምናምን። እሱስ ጋር ስላለ መጋረጆችን ጠላ አድርጎ ከተለያዩ ጮራዎችም ፀሀዮችን እንዳይገቡ ብርሃኖችም አላስፈላጊ ብርሃን እንዳይገቡ አላስፈላጊ ብርድ እንዳይገባ ምናምን እነሱን የተቀላቀልን ያው እንግዲህ አለን ማለት ነው። አሁንም እንቀጥላለን እንግዲህ እና መስኮት ወሳኝ ነው። አልፎ ደግሞ ለተለያየ አደጋ መውጫም ይሆናልኝ የሆነ። በበር እንኳን ማይቻልበት አጋጣሚ ቢኖር ነው በመስኮት መመለ የመመለጫ ዘዴም አለው። እሱም ሌላ ጠቅሙ ነው እንግዲህ። እንግዲህ እኔም ከዚህ ከዚህ ብቻ ከዚህ ከዚህ አንፃር እንግዲህ እኔም ራሴ የመቻል ፍላጎት አለኝ ራሴን የቻለ የሚሸው ነገር ስላለ የምፈልገው ነገር ስላለኝ። በመስኮት ጎን እቀመጣለሁ የፈለገውን ነገር እሰራለሁ ስፈልግ። ያው እቆጣጠረዋለሁ በቃ እዘጋለሁ እከፍታለሁ። ያለውን ነገር ራሴ በምፈልገው መንገድ አስኬዳለሁ ብዬ እንግዲህ ለቀጣይም ለአሁንም አድርጋለሁ ብዬ እያሰባለሁ። እስካሁን ያለው እንዳለ ነው ቀጣዩ ደግሞ እንግዲህ አስገዳለሁ። እና እንደሱ ነው እንግዲህ ያለው ነገር ሌላ ተጨማሪ የመስኮት ጥቅም በጣም ብዙ ጥቅም አለው እንግዲህ እያንዳንዱ ሰው ራሱ የፈለገው ነገር አለ። እንግዲህ የምፈልጋቸው ነገሮች ደግሞ እነዚህ ነው እንግዲህ። የተለያዩ ነገሮች ጥቅሞችም አሉ ስላሉት ነው የምፈልገው እኔ

በመሬት ላይ መቀመጥ ታመቻቸህ። እንግዲህ በመሬት ላይ መቀመጥ ያን ያህል ብዙም አይመችም። ያው መቀመጫ ለቦታ ሰው ሲቀመጥ ያው እንግዲህ መቀመጫ ያስፈልገዋል ቢቻል ቢቻል። ያው እንደኔ ቢችል ያው ወንበር ያለው መገደፍያ ያለው ቢሆን አሪፍ ነው። ልክ እንደ ጠረጴዛ አይነት ሆኖ የሚመች ወንበር። ይሄው ልክ እንደ በቃ አሪፍ የሆኑ ወንበሮች ቢኖር አሪፍ ነው። ካልሆነህ ግን ያው እንግዲህ መሬት ደግሞ ግዴታ የሚሆንበት መንገድም አለ ሁሌ ወንበር ይዞ አይዞርም። እና በተለያዩ ቦታዎች አሉ። ሲኬድ እንዲሁ በሜዳ ለመዝለናናት ሲወጣ ወደ ተለያዩ ሜዳዎች ሲወዱ ወደ ግብርና ስራዎች ምናምን ሲኬዶ። ወደ ለቅሶ ምናምን ሲኬድ ተለያየ ቦታዎች ሲኬድ ግዴታ መሬት ጋር መቀመጥ። አባዜ አለና። ከዛ ጋር ተቀምጦ ያሉት ነገሮችን ማሳለፍ ከሰው ጋርም ነው ብቻ ሊይሆን ይችላል። ከሰው ጋርም እያወሩ ምን እያሉ እየተጫወቱ ያለፈውን የሚመጣውን። በቃ አንዳንድ ነገሮችን የናፍቆትን የፍቅር ሁሉን እየተጫወቱ ያው መሬት ላይ ተቀምጠን እምናሳልፍበት ጊዜ አለ። ያው እኔም እንግዲህ ግዴታ መቀመጥ አለብኝ ይመቻል። ያው ለምለም ቦታ ከሆነ ምናምን አሁን ይመቻል የሆነ ፀሀያማ ቦታ ከሆነ ጥላማ የሆነ የዛፎች ጥላ ከሌለበት እሱ ትንሽ አስቸጋሪ ሊሆን ይችላል። ከሙቀት ጋር ተያይዞ ከብርድ ጋር ተያይዞ ምናምን እሱ አስቸጋሪ ነው። ግን የሆነ ጥላማ ቦታ ነፋሻማ የሆነ ሳሮች ያሉበት ምናምን ከሆነ እሱ እንደውም ማራኪ ነው። ይኸው ከሜዳው ጋር ቁጭ ብሎ ከልብ ጓደኛ ጋር ከሰዎች ጋር ከዘመድ ጋር ከቤተሰብ ጋር ሁሉ ቁጭ ብለው የሚወራበት ጊዜ አለ። እና እንደ አጠቃላይ እንደዚህ ነው። ሌሎች መቀመጫዎች ይኖራሉ የዛፉ እንጨቶች ምናምን በአጭሩ በዚያ በዛፉ ላይ ያለው የተለያዩ እንጨቶች ወንበሮች ምናምን አሉ ሊኖሩ ይችላሉ ላይኖርም ይችላል። እንግዲህ እሱን እንደ አጠቃላይ ይሄን እንደ አጠቃላይ እንግዲህ መሬት ላይ መቀመጥ። ብዙ ፍላጎት አይደለም። ግን ካለሁበት ደግሞ ካጋጠመ ግዴታ መቀመጥ ግዴታ ነው። ስራ በሚሰራበት ጊዜ መሬት ላይ ቁጭ ብሎ የሚሰራው። ከሌለ ደግሞ ግዴታ ወንበር ከሌለ መሬት መቀመጥ ግዴታ ነው። እና ያን ያህል ምቾት አይሰጥም። ልክ እንደ ወንበር ምቾት የለውም። ግን ግዴታ ስል እስካሁን ድረስ ሰው ላይ መቀመጡ አይቀርም እና እኔም እቀመጣለሁ። የምፈልገው ነገር ካደረኩ በኋላ ግን ያው ወደ ቤት መመለስ አለ። ከዛ ወንበሮች ገምና መቀመጥ። መሬት ላይ ያን ያህል አዘውትሬ ምናምን የመቀመጥ ፍላጎቱም የለኝም። ያው ግዴታ ሲሆን ግን ይኸው መቀመጥ አለብኝ ማለት ነው። የተጨማሪ እንግዲህ ወንበርነት መርጦ በአብዛኛው ሰዓት መርፌ ትንሽ ተለያዩ ነገሮች ስለሚኖሩ የምታጠፍ ሁኔታ ምናምን እንደዚህ ያለመመቻት የመቁነጥነጥ ነገር ምናምን ስላለ። ሙቀትም ሊኖረው ይችላል ብርድ የሆነ ትንሽ አስቸጋሪ ስለሚሆን። ወንበር ላይ ቢሆን የተሻለ ነው ብዬ አምናለሁ። እንደኔ እንግዲህ እና ስለዚህ መሬት ላይ መቀመጥ። ነገሮች ትንሽ አስቸጋሪ ሊሆኑ ይችላሉ

የልደት ቀን እንዴት ታከብራለህ? ያው ልደት እንግዲህ እንዴ እኔ ልደት አብዛኛው ልጅ ይከበርለታል አብዛኛው ልጅ እንግዲህ በተለይ በገጠር ያለው ምናምን ምናምን በኢትዮጵያ በገጠራማ ክፍል ያለው የልደት የማክበርም ባህል መታወቅም ተወለደበትን ቀን ግን ይያዛል ተወለደበትን ቀን ይያዛል። በዚህ ዓመተ ምህረት ነው የተወለድክ ተብሎ እናት አባቶች ሁላቸውም መይዙ አሉ አብዛኛው ሰው ግን ያውቃል የሆነ ምክንያት ፈጥረው በዚህ ጊዜ ነው የተወለድከው በዚህ ጊዜ ነው እንዲህ አርከው አንተ የተወለድከው የተወለድከው እያሉ የዋና ምክንያት ያወጣሉ። ምክንያት ይውስታልኝ ያኔ እናገራለሁ በኋላ ልጁን ሲያድግ ምናምን አታውቅም። እኔ እንግዲህ እንደገጠመው ነው እኔ በገጠር ልጅ ስለሆንኩ ልድት ቀኔ አልተከበረልኝም። የ ትወልድ ዓመተ ምህረቴን ነገረኛል ስንበደብ በጠንቅቄ አውቃለሁ መቼም አልረሳውም በዚህን ቀን እየኝ አውቃለሁ በዚህን አመት ምህረት ብዬ አውቃለሁ በቃ እሱን በህሊናዬ አከብራለሁ እንጂ። እንደዚህ እንደ ከተማ እንደተሻለ ልጆች የልደት ቀን ተብሎ ጓደኛ ተሰብስበው ምናምን ያን ያህል ክብር ምናምን የለውም። ያው እንግዲህ ገጠር ከመሆንም አንፃር ይረሳል እንዴ ይላል አብዛኛው ወደ ስራ ነው ወደ ግብርና መንድ ስራ መር ስራ ነው። ያን ያህል የማክበር ስልቱም የላቸውም ፍቃዊም የላቸውም ይረሳል በቃ ይኸው እንደ አካባቢው ይለያያል ያኛ አካባቢ ስለሌለ ነው። የልደት ቀን መክበሪያ ቢቦት እንግዲህ ከተማ ነው። አሁን ካደጉ በኋላ ትምህርት ወዴት ትምህርት የተሻለ ትምህርት ስንመጣ ምናምን። ማቀው እኔ እንግዲህ በበኩሌ አልተከበረልኝም እስካሁን። ከዚ በኋላ በሚቀጥሉት እንግዲህ ያው አመቴን ስለማረሳው እኔ ራሴ ማክበር እችላለሁ። ትልቅ ነኝ እርግጥ ቢሆንም ግን ማክበር እችላለሁ ልደቴ እያልኩ በህሊና አስባለሁ ከቻልኩ ደግሞ የነገሮችን አዘጋጅቼ ያው በተለያዩ ነገሮችንም በማዘጋጀት ለሰዎች በመዘከርም ይችላል። እሱን አዘጋጃለሁ ወደፊት ያው እድሜ ጸጋ ነውና ይባላል እንግዲህ አደርሳለሁ ብዬ አዘጋጃለሁ ብዬ ገምታለሁ። እስካሁን ግን ምንም ያከበርኩት ነገር የለኝም። ትውልድ ቀኔን አውቃለሁ መተምሬትን አውቃለሁ። የለት ቀን የሚባለውን መናገር እችላለሁ መተግበር ግን አልቻልኩም። የተወሰነ ዝግጅት ስለሚያስፈልግ ነው እኛም አተማሪውን አተማሪነት አንፃር ምናምን ትንሽ የጊዜም ቦታም ስለሚያኖር ስለሚያመቻች ምናምን። እሱ እሱ የሚያግዱ ነገሮች ይኖራሉ እና ከእሱ ጋር ተያይዞ ብዙ ነገሮች ይኖራሉ። በሱ በኩል እንግዲህ እኔም እስካሁን ያደረኩት ነገር የለኝም። ከዚህ በኋላ ከተመቻቸ ምን አላችሁ ይሆናል ይኸው። ያው ያው ችግር የለውም ይድረሳል ዞሮ። ትልቅ ቢሆንም ዋናው ዓመተ ምህረት መያዝ ነው በዚህ ዓመተ ምህረት ተወለድኩ በቃ ይሄን ያህል አመቴ ነው ብሎ ማክበር ነው እንግዲህ። እና አሁን ማወቅው ወይም ከፍ ካልኩ በኋላ ካደግኩ በኋላ ምናምን ነው እንጂ። የማውቀው ነገር የለኝም ነበረ ከዚህ በኋላ ግን እሞክራለሁ ሞክራለሁ እስኪ እንደ ፈጣሪ ፍቃድ እንግዲህ ብዬ አምናለሁ። እና እስካሁን ቤተሰቦቼ የተወለኩበትን ነው እንጂ የልደት ቀኔን እያከበሩልኝ አይደለም በኔ በኩል ያለው ይሄ ነው።